የዛሬው እለት በጣም ወሳኝ ቀን ነው። ቅዳሜ ቀን ግን አይደለም ዛሬ ቅዳሜ አይደለም ቅዳሜ ከሳምንቱ ከሰንበት ቀድሞ ያለው ቀን ነው። እና የቅዳሜው ቀን በጣም ጥሩ ቀን ነው። በዚህ ቀን ላይ በርካታ ስራዎች የሚሰሩበት ቀን ነው። ንጽህናን በተመለከተ የሚሰራበት ቀን ነው። አንዳንዶቹ ደግሞ እንደ ሰንበት ቀን አድርገው ያከብሩታል ያው ግን ተደርጎ ይከበራል። እና ግን ዙሮ ቅዳሜ ከሰንበት የመጀመሪያው ቀን ነው። ማለት ነው

ዛሬ የቡድን ስብሰባ አለ። በዚህ ስብሰባ ላይ ደግሞ ሁሉም ሰራተኞች ይሰበሰባሉ። ይህ ስብሰባ አዲስ ፕሮጀክት ላይ መወያየት ነው። ይህም ደግሞ አዲሱ ፕሮጀክት ለክፍሉ ባለሙያዎች ወይም ላሉ ሰራተኞች ይቀርባል። ከቀረበ ዙሪያ በዛ ላይ እያንዳንዱ የራሱን ተግባር ሚና የሚጫወተውን እዛ ጋር ይወያያል ይወያያል ሀሳቦችን እንወስዳለን። ከዛ በኋላ ሀሳብ ይቀመጣል ሀሳቦች ይሸራሸራሉ። ስለዚህ እነዛ ሀሳቦች ደግሞ በሚንሸራሸሩበት ጊዜ ደግሞ በሚንሸራሸሩበት ጊዜ ደግሞ የራሳቸውን ቅደም ተከተል በገደብ እቅዶች ይወጡና በዛ እቅድ ዙሪያም የበለጠ እንወያያለን ማለት ነው። ይህ ደግሞ ወደ ስራ ለመግባት ተነሳሽነትን ያነቃቃናል። ይበልጥ የስራ ፍላጎታችንን ይጨምራል ማለት ነው።

ስልኬን በጣም እጠቀማለሁ በየጊዜው ደግሞ ዘወትር ማለት ይቻላል ዘወትር እፈትሸዋለሁ በምፈትሽበት ጊዜ በተለይ ማለዳ ላይ አያለሁ ማህበራዊ መተግበሪያዎችን እከፍትና የመጀመሪያ የማደርገው ስኬን በመክፈት ነው። ወዳጆቼ ምን እንዳደርጉ አያለሁ መልእክቶች ካሉ እመልሳለሁ ከዛ ሰዓት ያልፋል ይህ ደግሞ በጣም ለጤና ጠንቅ ነው ጠንቅ ነው። አስፈላጊም አይደለም አስተያየቶችንም ማንበብ ያው እወዳለሁ። ከዛ ባሻገር ቪዲዮዎችን እመለከታለሁ። ይህ ደግሞ በጣም ለህይወት በጣም እንትን ነው ጠንቅ ነው እንደዛ መሆን የለበትም። በስልኬ ላይ የማሳልፈውን ጊዜ መቀነስ አለብኝ መቀነስ አለብኝ ግዴታ ሊቀነስ ይገባል ብዬ እላለሁ